የይለፍ ቃሎችን በጣም በጣም እጠብቃለሁ ምክንያቱም ለሌላ ሰው መተላለፍ የለባቸውም። ከተላለፉ ጉዳት ሊያደርሱ በእኔ ላይ ጉዳት ሊያደርሱ የሚችሉ። እሱ ነገሮች ስለሆኑ በጣም እጠብቃለሁ። ጠብቄ እይዛለሁ። በማስታወስ የምይዛቸው አሉ የተለያዩ የይልፍ ቃሎች አሉኝ። ለባንክ የተለያዩ ባንኮች የተለያዩ የይለፍ ቃሎች እጠቀማለሁ። ሞባይልም እንደዚሁ ሞባይልም የይለፍ ቃል አለው። የምጠቀምበት ላፕቶፕም የይለፍ ቃል አለው። ስለዚህ አብዛኞቹ የግል የሆኑ በተለይ የኔ ሆኖ በግል የምጠቀምባቸው የይለፍ ቃሎች ለሌላ ሰው አላጋራም። በጥንቃቄ እጠብቃለሁ።

ወደ ቤቴ ለመግባት እንግዲህ እንደምውልበት ቦታ በሁለትም በሶስትም አቅጣጫ መግባት እችላለሁኝ እና ሁሉም አቅጣጫ ድልድዮች አሉ በአካባቢው ወንዝ አለ ስለዚህ ወንዙን ለማቋረጥ የግድ ድልድዮች አሉ ሌላው አንድ ድልድይ ደግሞ መኪና ከላይም ከታችም የሚያሳልፍ ድልድይ ነው ቀለበት መንገድ ላይ ያለ ድልድይ ነው በተረፈ ብዙ እግረኛ ድልድይ ለመኪና ሳይሆን የእግረኛ ድልድይ ደግሞ አንድ ወንዝ አለች እዚሁ ሰፈር ውስጥ በብረት ሰው ተሳትፎ የተሰራው የብረት ድልድይ አለች። የእግራኛ ድልድይ አለች እና ድልድዮች አሉ። የተለያዩ ድልድዮች አሉ።

ሞባይል ዳታ እጠቀማለሁ በተለይ ከቤት ውጪ ስሆን ሞባይል ዳታ ነው የምጠቀመው። ምክንያቱም እንግዲህ አሁን ለመገናኘትም አንዳንድ ነገሮች ለማየትም ግድ አስፈላጊ ነው። ሞባይል ዳታ እጠቀማለሁ። እቤት ውስጥ ስሆን ዋይፋይ ነው የምጠቀመው። መብራት ከሌለ ከጠፋ በስተቀር መብራት ካለ ቤት ውስጥ ዋይፋይ አለን ዋይፋይ ነው የምጠቀመው

አዎ ስራ ላይ ችግሮችን እፈታለሁ። ትልቁና ዋነኛው ስራዬ ችግሮችን መፍታት ነው። እና ይሄ ኮንስትራክሽን ስራ ስለሆነ የምሰራው። የተለያዩ ነገሮች በየጊዜው ያጋጥማሉ ተመሳሳይ ነው የተለያዩ ችግሮች። ስለዚህ ብዙ ጊዜ የሚያጋጥሙ ችግሮችን እዛው ሳይት ላይ አቅም በፈቀደ መጠን ለመፍታት እሞክራለሁ እፈታለሁ። ከአቅም በላይ የሆነ ነገር ካጋጠመኝ እንግዲህ ከበላይ አለቆችህ ጋር በመመካከር ለመፍታት እሞክራለሁ። ብዙን ጊዜ ግን እዛው ሳይት ላይ ባለሁበት እፈታለሁ። ብዙ ልምድ አለኝ ብዙ ረጅም ጊዜ ስራ ልምድ ስላለኝ መፍታት ብዙ አልቸገርም

ድሮ ድሮ እንግዲህ በወጣትነት ጊዜ የውድድር አልከመግባቴ በፊት አንድ ወቅት ላይ ጓደኛዎች ነበሩ ወደ ስድስት እንሆናለን ከዛ ውስጥ አንድ ሌላ ዳንኤል የሚባል ሰው ነበረ እኔም ስሜ ዳንኤል ስለሆነ እንግዲህ በዛ መሃል ለመለየት ይመስለኛል ጋር ደንሺ እኔ በቁመት አጠር ያልኩ ስለሆነ ዳኒ ሾርት ይሉኝ ነበረ። በቃ ያ ነው የማስታውሰው። ሌላ ቀጽል ስም የለኝም።

በአሁኑ ሰዓት እንደውም ብዙ ገንዘብ ዝውውር እማደርገው በስልክ ነው ገንዘብ እምልከው በስልክ ነው ከባንክ ወደ ባንክ ከባንክ ወደ ግለሰብ ከባንክ ወደ ዋሌት በስልክ ነው እምጠቀመው። ስለዚህ ያው የግዜውም ሁኔታ እንደዛ ነው። እንደዛ ነው እምጠቀመው

ቪዲዮ ጥሪ አደርጋለሁ። አዎ ብዙ ጊዜ በተለይ ከውጭ ከኢትዮጵያ ውጪ ያሉ ጓደኞች ቤተሰቦች ጋር የቪዲዮ ጥሪ አደርጋለሁ። እዚህም መሰረታዊ ለሆነ ነገር አንዳንድ ጊዜ በስራ ቦታ ላይ ያሉ ሁኔታዎችን ለማሳወቅ እንደገና ያለበት ሁኔታ እና የቪዲዮ ጥሪ አደርጋለሁ።

ነጣ ያሉ ቀለሞች እወዳለሁኝ እንግዲህ ቀለም የልብስ ቀለም አለ የቤት ቀለም አለ። እና ማንኛውም ከልብስ ነጣ ያለ ነገር በጣም እወዳለሁ በተለይ ነጭ እወዳለሁኝ። የቤት ቀለም። ፈዘዘ ያለ ደማቅ ያልሆነ ሰማያዊ አረንጓዴ እንደዛ አይነት ነገሮች በጣም ድምቅ ያላሉ ቀለሞች እወዳለሁ

አዎ ሰነዶች በተለይ ኮንስትራክሽን ስራን በተመለከተ የስራው ፀባይ ነው አንዱ ስራዬ እንደውም ሰነዶችን ማዘጋጀት ነው። ከዋጋ ጋር የተያዙ ሰነዶች አዘጋጃለሁ የስራ ዝርዝሮች አዘጋጃለሁ። የተሰሩ ስራዎችን ቴክ ኦፍ የሚባለውን ነገር ሰርቼ አዘጋጃለሁ። ስለዚህ ከስራ ጋር የተያዙ ብዙ ሰነዶች አዘጋጃለሁ በኮምፒውተር በኤክሴል በወርድ የመሳሰሉ በመጠቀም አዘጋጃለሁ

ከሶስት ቀን እስከ አንድ ሳምንት አቆያለሁኝ። ብዙ ጊዜ በስራ ካልተወጠርኩና ካልደከመኝ በየሶስት ቀኑ ዐላጫለሁ። አልፎ እስከ አንድ ሳምንት ድረስ አቆያለሁኝ። ነገሩ ስለማያምርብኝ ቶሎ ቶሎ ነው የምላጨው

በቤት ውስጥ መቆየት እወዳለሁኝ በጣም። በጣም ቤቴ ውስጥ ማሳለፍ ነው የምወደው የተለያዩ ስራዎች እየሰራሁ። ቴሌቪዥንም ዜናም እያየሁኝ ቤት ውስጥ መቆየት ነው የምወደው። በፊት ነበር እንግዲህ በፊት በወጣትነት እንግዲህ ወደ ትዳር ሳልገባ ብዙ ጊዜ ውጭ ነበር የማሳልፈው ከጓደኞች ጋር መሰባሰብ። አንዳንድ ቦታዎች መሄድ መዝናኛ ቦታዎች መሄድ ነበር። አሁን ግን ምንም ትርፍ ጊዜ ባልኝ ትርፍ ጊዜ ሁሉ ቤቴ ባሳልፈው እወዳለሁ እመርጣለሁ

እኔ አላደርግም ግን እንደገና ጥቅም ላይ የሚውሉ ነገሮችን ሰብስቤ እያስቀመጥኩ ለሚወስዱ እሰጣለሁ። ይሄንን ለሚሰበስቡ እሰጣለሁ እንጂ እኔ በግሌ የማደርገው ነገር የለም። የተገኘውን ነገር ግን የሚፈልጉ ሰዎች እሰጣለሁ።

ምግብ ማብሰል እችላለሁ። ግን ብዙ ጊዜ አላበስልም ስራዬ ጸባዬም። እንደዚሁ እንግዲህ ቤት ስውል ነው ቤት ከዋልኩ ቤት ስውልም። እንግዲህ ብዙ ጊዜ ባለቤቴ ጋ ተጋግዘን ነው። እንትን እና ብዙ ጊዜ ዳቦ ማብሰል። እኔ አልሰራም

እንግዲህ እኔ ምሳ ቀድሜ ነው የምሰራው እኔ ተዘጋጅቼ ነው ወደ ስራ የምገባው። እና ጠዋት እንግዲህ ስራ ከመጀመሩ በፊት አስፈላጊው የስራ እቃዎች በቦታው መኖራቸውን እና ሰራተኞች መግባታቸውን አረጋግጣለሁ። ከዛ የምንሰራውን ስራ አስረዳለሁ። ከዛ ወደ ስራ እገባለሁ

አዎ በመስኮት ጎን መቀመጥ እወዳለሁ በአውሮፕላንም ስጓዝ ይሁን በመኪናም ስጓዝ መስኮት ጎን ውጩን እያየሁኝ ተፈጥሮን እያደነኩኝ መጓዝ እወዳለሁኝ። እዚህ ኢቭን ከተማ ውስጥም ቢሆን በታክሲም ስጓጓዝ መስኮት ጎን ቁጭ ብዬ ውጪውን ሁኔታ እያየሁኝ ነው የምጓዘው። በጣም ያስደስተኛል

ሻይ መርጣለሁኝ ቡና በጣም በረጅም ጊዜ አልፎ አልፎ ነው ምጠጣው። ሻይ እመርጣለሁ ምክንያቱም የተለያዩ አይነት ሻይ ቅጠሎችን በመጠቀም አረንጓዴ ሻይ የሞሪንጋ ሻይ የዝንጅብል ሻይ የጦስኝ ሻይ የተለያየ አይነት ጣዕም ያላችሁ ሻዮች ስላሉ። ሻይን እመርጣለሁ ሻይ እወዳለሁ። ቡና ብዙ አይመቸኝም። ጨጓራዬን ይነካኛል ጨጓራዬን ስለሚያሳምመኝ። ብዙ ቡና አልጠጣም።

አዎ ቤት ውስጥ አንድአንድ ጊዜ በባዶ ግሬም አምጣለሁኝ። እንጂ ከቤት ውጪ እንኳን መራመድ አልችልም። እግሬ በጣም ለስልሷል። ቤት ውስጥ ግን ቀዝቃዛው ሴራሚኩም ላይ ቢሆን መንቀሳቀስ እችላለሁ ምንጣፍ ባልተነጠፍበትም ቦታ ሁሉ እራመዳለሁ። ቤት ውስጥ

በጣም ቃሌን እንጠብቃለሁ ከሁሉ ነገር በጣም የምፈራው ቃልን አለመጠበቅ ነው። ስለዚህ ቃል የገባሁት ቃል የምገባውን ነገር የምገባውን ነገር ማድረግ እችላለሁ ብዬ ነው ቃሌን የምገባው ዝም ብዬ በስሜት ተነሳስቼ ቃል አልገባም። ስለዚህ ቃሌን በጣም እጠብቃለሁ ቃልን የማያጠብቅ ሰው ደግሞ አልወድም።

ዝናብ ሲዘንብ እንደ ቦታ ሁኔታ ይወሰናል። ምናልባት ስራ ላይ ሊሆን ይችላል መንገድ ላይ ሊሆን ይችላል እቤቱንም ይችላል። ስራ ላይ ከሆንክ መስራት እስከምንችልበት ድረስ እንሰራለን። ብዙ ጊዜ ግን ከመዳነ ዝናብ ከሆነ እጠላላለሁ። የዝናብ ልብስ ለበሼ ለብሼ ጠላላባው

'ኦኬ' የስልክ ባትሪዬ ብዙ አይቆይም። አሁን በተለይ ኢንተርኔት ምናምን ከተጠቀምኩ 'ዳታ' ከተጠቀምኩ ብዙ አይቆይም ውጪ ስሆን። ስለዚህ ቶሎ ቻርድ መደረግ ይፈልጋል። ቢበዛ ስድስት ሰዓት ሰባት ሰዓት ነው የምቆየው። እንግዲህ ለመጥለቅ ፓወር ባንክ ይዤ እዞራለሁኝ። በዛ እጠቀማለሁ።

ወደ ስራ ብዙ ጊዜ እኔ በጧት ነው የምወጣው። ስለዚህ ስራ ቦታ ከግማሽ ሰዓት በፊት ደርሳል በእርግጠኝነት የትም ቦታ ይሁን። ሰአቴን አስተካክዬ ስወጣ ቀደም ብዬ ነው የምወጣው። የትራንስፖርት ሁኔታ የአየሩን ሁኔታ አይቼ ቀደም ብዬ ነው የምወጣው። ስለዚህ ብዙ ጊዜ በሰአቱ ስራዬ ላይ እደርሳለው

በጣም አልፎ አልፎ አትክልትም እንከባከባለሁ አበቦች አሉኝ ግቢ ውስጥ እነሱም መቼም በእረፍት ቀን እንደመንከባከብ ውሃ አጠጣለሁ። የደረቀ አደርጋለሁ። ብዛት የሚባል ብዛት ክብር ስራ አደረገኝ

አዎ ባላዊ ልብስ እለብሳለሁ በተለይ ባላዊ በዓላት ሲሆን የሃይማኖት በዓላት ሲሆኑ ወደ ቤተክርስቲያን የምሄድበት ጊዜ ከሆነ እና የሃይማኖት በዓላት ሲከበሩ እቤት ውስጥም አንዳንድ ዝግጅቶች ሲኖሩ የባል ዝግጅት ሲኖር እለብሳለሁ

ምወደው ሽታ አንድ ብቻ አይደለም የተለያዩ ነገሮች እወዳለሁ። አሁን ከቅመማ ቅመሞች እምወዳቸው አሉ እንደ ቀረፋ። አይነቶቹም አይነት ቁርንፉድ ምናምን እነሱን ነገሮች እወዳለሁ። የሻይ ቅመሞች የምግብ ቅመሞች ሽታ እወዳለሁ። በተጨማሪ ይሄ ሽቶ እወዳለሁኝ። እና ሌላም አለ አንዳንድ ቀማማ ቅመሞች የአትክልት ቅመማ ቅመሞች ጽጌረዳ አበባም እወዳለሁ

እኔ ስራ ቦታ እንግዲህ ኮንስትራክሽን ሳይት ነው ኮንስትራክሽን ሳይት ደግሞ እንግዲህ ብዙ አይነት እንቅስቃሴ ያለበት ጩኸት ያለበት የማሽን ድምጽ ያለበት የሰራተኞች ብዛት ያለበት እንደዛ ነው። ስለዚህ ቢሆንም ግን ስራዬን ስለምወደው አካባቢውን እወደዋለሁ። የስራ ቦታ ይሄንን ይመስላል።

መዝገቦችን አስቀምጣለሁኝ ምናልባት ወደፊት ለአንድ ነገር ይጠቅመኛል ስለምል። አስቀምጣለሁ እንደውም አሁን ባለቤቴ ቦታ ብዙ ያዘ እያለችኝ ነው ብዙ ወረቀቶች አለኝ። እና እስኪ ከተወሰነ ጊዜ በኋላ እየመረጥኩኝ አስወግዳለሁ። በጣም የምጠቀምበት ጊዜ አልፏል ብዬ ካሰብኩኝ እንጂ እዚህ አስቀምጣለሁ

በጣም ጥሩ ጥያቄ ነው እንግዲህ ቅሬታዎችን በቤትም ውስጥም በስራ ቦታ እንዴት እንደማስተናግድ እንደመጠኑ እንትን ልበልልህ። እንግዲህ መጀመሪያ እቀበላለሁ። እቀበላለሁ የተለያዩ አይነት ትችቶች አሉ። እና ከዛ በስራ ቦታ ከሆነ እንግዲህ ከስራው ከሙያው አንፃር ከምንመራበት ከመተዳደሪያችን ህግ አንፃር ቅሬታዎችን ተቀብለን እንቀበላለን። በቤትም ውስጥም ያለ ልጆችም ይሁን ከባለቤቴም ከተለያዩ ከጎረቤትም ያለ ቅሬታ። ተቀብለን በአግባቡ እንግዲህ መልስ እሰጣለሁ እንሰጣለሁ።

አዎ በጣም ነው የምወደው በጣም ነው የምወደው እንግዲህ በመሰረቱ እኔም እዚህ አዲስ አበባ ከተማ ውስጥ ብዙ ጊዜ ንጹህ ማር አይገኝም ይባላል። በተለይየ አጋጣሚ ከምንጩህ ካለበት ቦታ በተለያየ አጋጣሚ በሰዎች ሄዶ ወይም በሰው በውቅ የመጣ ማር እጠቀማለሁ። ብዙ ጊዜ ማር ቁርስ በዳቦ አብሬ እበላ በጣም ደስ ይለኛል ማር እወዳለሁ።

አዎ ሽቶ እጠቀማለሁኝ። እንግዲህ በጣም ስትሮንግ ያልሆነ በጣም ጠንካራ ያልሆነ ሽቶ እወዳለሁኝ። የስውን አፍንጫ የማይረብሽ የእኔንም አፍንጫ የማይረብሽ። መካከለኛ ሽቶ እጠቀማለሁኝ። ሽቶ በጣም ነው የምጠቀም በየቀኑ።

ጥያቄው፥ በመሬት ላይ መቀመጥ ይመችሃል ወይ? ይመስለኛል። ጥያቄው ትክክል አይደለም። በመሬት ላይ መቀመጥ ታመቻችህ አይባልም። ይመችሃል ወይ? ነው። ይመቸኛል፥ ብዙ አልቆይም ግን ላይ አልዳበስም በሳር ላይ በቀመጥ ደስ ይለናል አረንጓዴ ሳር ላይ በቀመጥ እወዳለሁ

ከስራ ሰዓት በኋላ ብዙ ጊዜ አልሰራም ግን አልፎ አልፎ አንዳንድ ጊዜ ማለቅ ያለባቸው ጉዳዮች ሲኖሩ ቤት ወስጄ ከስራ ሰዓት በኋላ ኮምፒውተር ላይ የሚሰሩ ስራዎችን እሰራለሁ። ከዛ በተረፈ ዊኬንድም ቢሆን ከስራ ሰዓት በኋላ መሰራት ያለበት ማለቅ ያለበት ነገር ከሆነ እሰራለሁ ወስጄ እሰራለሁ።

ኢትዮጵያ ውስጥ ብዙ ባህላዊ መኮች አሉ። ግን ከባህላዊ ምግቦች ክትፎ የሚባለው ነው። በተፈጨ ስጋና በተነጠረ ቅቤ የሚሰራ። በቅመማቅመም የሚሰራ ምግብ አለና አብሮት ማብያ ቆጮ የሚባል ከእንሰት ስር የሚጋግር ዳቦ መሰል ምግብ አለ በሱ ነው የሚበላው እና እሱን እወዳለሁ።

እንደየስራው ፀባይ ይለያል ብዙ ጊዜ ግን እሞክራለሁ ብዙ ጊዜ ግን አንድ ስራ ላይ ሳተኮር የበለጠ ውጤታማ ነኝ ብዬ አምናለሁኝ። ለማስተናገድ ግን እሞክራለሁኝ ምንም እንትን አይደለም ምንም ብዙ ጫና የለውም።

የቴክኖሎጂ ችግር ሲያጋጥመኝ ብዙ ጊዜ እዚሁ ወይ ኮምፒውተሬ ላይ። እንግዲህ እነ ቻት ጂፒቲን እነ ጀሚናይን እጠይቃለሁኝ። በቅርቤ የተሻለ ሰው አለ ብዬ ካመንኩም እማማክረው አማክራለሁኝ። ብዙ ጊዜ ግን እዛው ኮምፒውተር ላይ ወይ ስልኬ ላይ። ያሉትን የኤአይ መተግበሪያዎች ነው የምጠይቀው።

የአዲስ ዘመን በዓል በጣም እወዳለሁ የአዲስ አመትም በዓል። በጣም በጣም ምክንያቱም እንግዲህ አዲስ አመት ሲመጣ እንግዲህ ብዙ ተስፋዎችን ይዞ ይመጣል ብዬ አስባለሁኝ። ስለዚህ ከለፈው አለ አመት። እንዴት ነበረ ብለህ ራስህን ቁጭ ብለህ ከጠየቅክ በኋላ የሚቀጥለው ደግሞ ምን አደርጋለሁ። ሰዎችንና ስራዎችን ይዘ። በበለጠ ተስፋ። ይዞ ስንሚጣ ይመጣል ብዬ ስለማስብ አዲስ አመትም በጣም እወዳለሁ

አዎ አንድ የሙዚቃ መሳሪያ መጫወት እችላለው የኢትዮጵያ ባህላዊ ሙዚቃ መሳሪያ ነው ክራር ይባላል። እንደ ክሮች አሉት። አምስት ወይም ስድስት ክሮች አሉት። እንደ ጊታር መሰል ነው ግን ከጭንቅላቱ ሰፋ ያለ ነው። በክሮቹም በጣት በመንካት ነው ድምጽ የሚያወጣው። እና እሱን መጫወት እሱ እችላለሁኝ።

እኔ የትርፍ ጊዜ ማሳለፍ ትርፍ ጊዜ ካለኝ የትርፍ ጊዜ ማሳለፍያዬ እንግሊዝ ፕሪሚየር ሊግ የእግር ኳስ ጨዋታዎችን በተለይ ዊኬንድ ላይ ለማየት እሞክራለሁ በሱ ባሳልፍ ደስ ይለኛል። እንደገና በተወሰነ ጊዜ በወር ነው። ከዛም ባለፈ ጊዜ ከ እንግዲህ በዛ ጓደኞች ጋር አብሬ መዝናኛ ቦታ ላይ ባሳልፍ ደስ ይለኛል እንደዛ አደርጋለሁ

ይሄ መዝናናት የምወደው ጨዋታ እግር ኳስ ነበር። በቃ በጣም ነበር በቃ ብዙ ጊዜ እንደዚህ የምሳ ሰአታችንም እንረሳ ነበር። እውነትም አለ እዚህ ብዙ ጊዜ የኳስ ጨዋታ ነበር የምንጨዋተው ጓደኞቼ ግሩፕ በግሩፕ ነው የምንጨዋተው። ሜዳ ወዳለበት ሄደን እንጫወት ነበርና በጣም የሚወደው የእግር ኳስ ነበረ።

እኛ ቤተሰብ ውስጥ ብዙበዓላት ይከበራሉ። እንግዲህ በተለይ ያው የሃይማኖት በዓላትና አገር አቀፍ የሆኑ በዓላት በተለይ ሃይማኖት በአራት በጣም የምናከብረው። እንግዲህ በዓል ቀን ስራ ዝግ ስለሚሆን እንግዲህ ያለንን አዘጋጅተን ከሚበላውም ከሚጠጣውም አድርገን ከተቻለ እንግዳም ጋብዘን። ባህላችንን ቤታችን ተሰባስበን እናከብራለን።

መዋኘት እችላለሁ ግን ጥሩ ዋናተኛ አይደለሁም ደግሞም እንግዲህ ከተውኩትም ቆየሁኝ በጣም ብዙ ቆይቻለሁኝ። ስለዚህ መንዛፈፍ አያቅተኝም ወይም እንደው አልሰምትም። ብዙ ርቀት ባልሄድም። ቀረብ ያለች ነገር ላይ መዋኘት እችላለሁኝ።

ኦኬ ይሄመ ጥያቄ በጣም ሰፊ ነው ገመድ መጠቀም ታውቃለህ ይላል። እና ለምን? ተራራ ለመውጣት ዛፍ ላይ ለመውጣት ወይስ ራስን ለመከላከል? በጣም ከባድ ነው። ግን በእኛ ስራው ኮንስትራክሽን ላይ ከፍታ በኋላ ስንወጣ ገመድ እንጠቀማለን። ከፍታ ላይ ሆነን ስንሰራ ሰው እንዳይወድቅ አካባቢው ካለን ነገር ላይ አስረን እንጠቀማለን። እና ይሄ ገመድ መጠቀም ታውቃለህ የሚለው ከምን አንፃር ነው? ግልጽ አይደለም

ጥያቄው ሰፊ ነው በምን ያህል ጊዜ? በቀን ስለዚህ እኔ አስፈላጊ ከሆነ በቀን ሁለቱም ሶስቱም ልልክ እችላለሁኝ። ከዛም በላይ የላኩበት ጊዜ አለ። አንዳንዴም አልክም በሳምንትም አንድ ወደ ሁለት ልልክ እችላለሁኝ እና። በምን ያህል ጊዜ የሚለው ግልጽ ስላልሆነ መመለስ ያዳግታል።

አዎ ከደንበኞች ጋር እገናኛለሁ በኢንተርኔት እገናኛለሁ እንደ አስፈላጊነቱ እገናኛለሁ። ኢንፎርሜሽን ስፈልግ መረጃ ስፈልግ እደውላለሁኝ። እቃ ስፈልግ እደውላለሁኝ። ስለዚህ ከደንበኞች ጋር በተለያየ ሁኔታ እገናኛለሁ

አዎ ስመጣ ብዙ ጊዜ የምቀመጥበት ቦታ አለች እና ይዞች የሚያባባ መቀመጫ ነው የሚሉት። እዛ ላይ የተቀመጠ ሰው እንኳን ይነሳል። ስለዚህ ቤቴ አንድ መቀመጫ ሶፋ ላይ አንድ መቀመጫ ቦታ አለችኝ። እና እወዳታለሁ ፊት ለፊት ቴሌቪዥን ለማየትም ወደዚህ ልጆችን ጋር እንትን ለማለትም ለመታየትም። እኔ ትመቸኛለች።

እስክሌት ካለ መጋለብ እችላለሁ። ግን እስክሌት ጋር ከጋልብኩ በጣም እረጅም ጊዜ ሆኖኛል። እና እንደዚሁ አሁን ረጅም ጊዜ ሆኖኛል። በልጅነቴ በተለይ በጣም ነበር ነው ምጋልብው። የተለያዩ ቦታም በዛ እንቀሳቀስ ነበረ። አሁን ግን አልጋ አለኝ

አዎ እችላለሁኝ። እንግዲህ ቴክኒካል የሆኑ ነገር እውቀቶች አሉኝ ትንሽ ስለዚህ እረዳለሁ ነገሮችን፣ አሰራራቸውን፣ ጥቅማቸውን እና እኔ ስለምረዳ አንዳንድ ነገር አስተካክላለው ቤት ውስጥ ኤሌክትሪካል የሆኑ ነገሮችን መካኒካል የሆኑ ነገሮች በዚህ የሚሰሩ ነገሮችን አስተካክላለሁ ሲበላሹ አስተካክላለሁ።

ጥያቄው የሚለው መብራት ሲቆረጥ ምን ታደርጋለህ? ይላል መብራት ሲቆረጥ ሳይሆን ሲቋረጥ ነው መብራት ሲቋረጥ እንግዲህ በቻርጅ የሚሰራ የእጅ ባትሪዎች አሉ። እሱን አበራለሁ። በቃ። መብራቱ እስኪመጣ ድረስ እንግዲህ ስልኬ ባትሪ ካለው። ከስልኬ አንዳንድ ነገር አያለሁ

አዎ እንግዲህ በተቻለኝ አዲስ የስራ ግንኙነቶችን ለመፍጠር እሞክራለሁኝ። አዎ እንግዲህ ሰዎች መተዋወቅ ብትል አጋጣሚ ባገኘው ቁጥር ስለ ስራዬ አወራለው። እንግዲህ አስተያየትም እሰጣለሁ። ስለዚህ አዲስ የሰራ ግንኙነቶች ለመፍጠር ሞክራለሁ።

እዚህ በስራ አጋጣሚ የተለያዩ ዝግጅቶች ላይ እሳተፋለሁ የድርጅቶችም ሆኖ የመስሪያ ቤቶች ዝግጅቶችን አንዳንዴ ስጋበዝ እሳተፋለሁኝ አንዳንዴም መሳተፍ አለብኝ የማስባቸው እና ሁሉም ሰው ተጋማሽ ከሆነ እሄዳለሁ።

አውቃለሁ ከልጅነት ጀምሮ እንግዲህ ቤተሰቦቻችን እንደዚህ ጊዜው ሳይሰለጥን እዛ ሲያደርጉ አያለሁኝ። እና አይጠፋኝም አሁን አንዳንድ ጊዜ እንደውም ለስራ ውጪ ስንወጣ። እንደዚህ እናደርጋለን እንጨት እናበስላለን እሳት አያይዘን እቃ ይዘን ከሄድን እናበስላለን ችግር የለም። እና በእንጨት ሰዓት ማብሰል አውቃለሁ

አዎ ማንቂያ ማንቂያ ሰዓት እጠቀማለሁ። በተለይ ብዙ ጊዜ የተለየ ነገር ሲኖር ከሌሊቱ ወይ ጉዞ ሲኖረኝ በሌሊት የምንነሳበት ነገር ሲኖር እጠቀማለሁ። ከዚያ ውጪ። ቀድሜ ነው የምንነሳው አስራ ሁለት ሰዓት ሁል ጊዜ ሰውነቴ ለምዷል። ሰዓት እናውቃለሁኝ ስለዚህ ማንቂያ አንተን አልጠቀምም የተለየ ነገር ካለ ብቻ ነው።

በእርግጠኝነት ቀጠሮ ካለኝ ቀ ቀድሜ ነው ምገኘው። ስራም ስጋሄድ ከስራ ሰዓት በፊት ቀድሜ ነው ምገኘው። እና ቀ በሰአት የም የትም ቦታ በሰአት የምደርስ ሰው ነኝ። በቃ አንድ ነገር ካሰብኩኝ ቀድሜ ነው ምዘጋጀው ቀድሜ ነው ምደርሰው። ከዚህም ሰውም እንደዛ ቢሆን ደስ ይለኛል።

ፎቶ ማንሳት እወዳለሁ። አንዳንድ በስራ አጋጣሚ የማያቸውም መንገድ ላይ። አንዳንድ ዝግጅቶች ላይ ፎቶ አነሳለሁ ፎቶግራፍ አነሳለሁ በሞባይሌ አነሳለሁኝ። አንዳንድ ለዶክመንት የሚሆኑ ስራዎችን በተመለከተ እነሱን አነሳለሁ። ፎቶ ማንሳት እወዳለሁ።

እንግዲህ ጥያቄው ሳጥን ለማዕድን ትጠቀማለህ? የምን ማዕድን? እንግዲህ ከምግብ ውስጥ እንግዳ ያሉ ሚኒራልስ የሚባሉ ማዕድኖች አሉ። እንደ ጨው፣ አዮዲን ምናምን አይነት ነገሮች እና እንግዲህ ከምግብ ጋር ያሉ ማዕድኖችን እጠቀማለሁኝ። ከዚያ ውጭ ሌላ አልገባኝም። ጌጣጌጥ ከሆነ ብዙ ጊዜ አልጠቀምም።

ጓደኛዬ ሰምኦን ይባላል። በእድሜ ይበልጠኛል በእድሜ አንድ ሶስት አራት አመት ይበልጠኛል፤ እና የተገናኘነው እንግዲህ በስራ ቦታ ነው። እና ስራ ቦታ ላይ እያለን በጣም ከአዲስ አበባ ውጪ ነው። ገጠር ነበር ምንሰራው እና በዛ ተዋወቅን። ከዛን ጊዜ ጀምሮ ይኸው ለሰላሳ ከሰላሳ አመት በላይ ጓደኛሞች ነን። ቅርብ ጓደኛዬ እሱ ነው። አጋጣሚ አሁን ትንሽ ስትሮክ ታሞ ቤት ውስጥ ነው ያለው፤ እና ጓደኛዬ እሱ ነው።

ጥያቄው ትክክል አይደለም። ጥያቄው ወደ ስራ ኖት ሄዳለህ ኖት የሚል አማርኛ የለም እና እንዴት ትሄዳለህ መሰለኝ እንግዲህ ወደ ስራ የተወሰነ መንገድ በእግሬ እሄዳለሁኝ ከዛ ታክሲ እጠቀማለሁኝ እና በታክሲ እና በእግሬ ነው የምሄደው ብዙ ግዜ።

በፊት ድሮ እወድ ነበር አሁን ግን ነገሮች ሁሉ ቀለሉ ይላል። ስልክ አለ ብዙውን ነገር በስልክ ነው በስልክና በሚሴጅ ነው አሁን ደብዳቤ ብዙ አልጽፍም። የምፈልገው በጣም የተራራቅነው ሰው እንኳን ሰው ቢሆን ስልክ ነው የምጠቀመው። ኢሜል ነው የምጠቀመው። ቴክስት ነው የምጠቀመው

አዎ። እንግዲህ መደበኛ ተጠቃሚ እንኳ ባልሆን እጠቀማለሁ፣ አያለሁ፣ አንዳንድ ኢንፎርሜሽኖችን አያለሁ፣ እጠቀማለሁ ማህበራዊ ሚዲያ እጠቀማለሁኝ። ጥሩም መጥፎም ጎን አለው። ግን ያው ጥሩ ጥሩውን እየመረጥኩ እጠቀማለሁኝ።

ይሄ ጥያቄ ግልጽ አይደለም በአሃፋም ማብሰል ታውቃለህ ይላል ሃፋም ምንድን ነው አልገባኝም። ይሄ የማብሰያ እቃ ነው። ማብሰያው ሀይል ነው አልገባኝም። እና ጥያቄው ግልጽ አይደለም። ይሄንን መመለስ አልችልም። ምክንያቱም ሃፋም የሚባል አማርኛ የለም።

ለራሴ አዎ እቆረቁራለሁ እዘምራለሁ ለራሴ ነው። በጣም ጨክቤ ሳይሆን ቀስ ብዬ አንዳንድ ቀን ስሰራ እየተንቀሳቀስኩ ከሆነ። እንደዚሁ አሁን ሳይት ላይ ከአንድ ቦታ ወደ አንድ ቦታ ስሄድ የእግር መንገድ ወክ ሳረግ። ምናምን በመጠኑ ቀስ እያልኩ እዘምራለሁኝ ለራሴ

አዎ ግድ ነው በእኛ ስራ በተለይ እሚታይ እሚጨበጥ ስለሆነ። ደንበኞች እንዲረኩ ተቻለንን ሁሉ እናረጋለን እና ደንበኛን ርካታ አሳውቃለሁ። እንዲረኩ ደበኛ እንዲረካ። ከመጀመራችን ስራውን በሂደትም ላይ እያለ ምን እንደሚፈልጉ? በማወቅ እነሱ የሚፈልጉትን ሄደን በመስራት የደንበኛን እርካታ አሳውቃለሁ

አዎ እንግዲህ የተገናኘሁት ሰው እጅ እጨብጣለሁ ከተወሰነ ጊዜ በኋላ ስንገናኝ እጅ መጨበጥ እወዳለሁኝ። ምንድነው? ሀግ መደራረግ እወዳለሁኝ።

ገንፎ እወስዳለው በሳምንት። ግን ወዳጅ አይደለሁም። አስራ አምስት ቀንም ወይም በወር አንድ ጊዜ እሁድ ቀን ጠዋት ቁርስ እባላለሁ። ከዛ ውጭ ብዙ ገንፎ አድናቂ አይደለሁም። ያቺን በአግባቡ እበላለሁ

አርባ አንድ ነው። አርባ ነበር ማድረግ ግን አሁን ጥቂት እያደረገ ሲመጣ። አርባ አንድ ማድረግ ጀምሬያለሁኝ። እና አርባ አንድ ነው። እንግዲህ ሪላክስ አደረጉ ተዝናንቶ። ገብቶ በቃ እሱ አያስቸግርም። ብዙም የእግር መንገድ በሄድም ምንም መላላጥ መፋፋቅ የለም። ስለዚህ አርባ አንድ ነው

አዎ በተለይ በድርጅቶች ውስጥ ተቀጥሬ እሰራ በነበረበት ጊዜ ስራ ግምገማ ይደረጋል። እና በተወሰነ ጊዜ ይደረጋል። የሰራነው ስራ ይታያል ጥራቱም ጊዜውም ምኑም እና ችግሮችን እንዳሉ እንደሌሉ ይደረጋል።

ምን ሰዓት ትነሳለህ? ማለት ስንት ሰዓት ትነሳለህ? መሰለኝ ጠዋት እኔ አስራ አንድ ተኩል አካባቢ እነውቃለሁ ለአስራ ሁለት ሩብ ጉዳይ እነሳለው በቃ ከዛ ቁርስ ነው የምበላው ቁርሴን በልቼ በቃ ወደ ስራ እሄዳለሁ በጠዋት ነው የምነሳው።

እ በቤት ውስጥ ሁሉ እንግዲ አስፈላጊ የምንላቸው ቤት እቃዎች አሉ። ለምሳሌ እንግዲህ ከመኝታ ቤት የምጀምር ልብስ ስናስቀምጥ ቁም ሳጥኖች አሉ። እቃ ማስቀመጫ ኮሜዲን አለ። የጫማ ማስቀመጫን የዚህ ሳሎን ስናይ ደግሞ እንግዲህ ሶፋ የምግብ ጠረጴዛ ቴሌቪዥን አለ። ወደ ኪችን ስንገባ ደግሞ ስቶቭ ፍሪጅ አለ። እንደዚህ የመሳሰሉት

ተግባራቶች አሉ ከነሱ ውስጥ አንዱ እንግዲህ የእቃ የኮንስትራክሽን እቃዎች ጥራት ነው። እንግዲህ እነሱ ከፋብሪካ የሚወጣው ችግር የለም ግን። ከአሁን አሸዋን ብንውስድ ከወንዝ ነው ተጭኖ ሚመጣው የእሱ ጥራት አንዳንድ ጊዜ ያስቸግረናል። ከዛ ሰራተኞችን ማኔጅ ማድረግ አንዳንዴ ያው ከባድም ባይሆን። አንዳንዱ ስራውን ሰራተኛውን መቆጣጠር ላይ አንዳንድ ጊዜ አንዳንድ ነገሮች ይኖራሉ። ሰው የሚከፈለውን ያህል ላይሰራ ይችላል እና ያንን ማጣጣም ተግዳሮት ነው

አዎ። መሰረቱ ብዙ አያድግም። በጥርሴ ነው ምቆርጠው። እንግዲህ ከልጅነቴ ጀምሮ አብሮኝ ያለ ልምድ ነው። ብዙ ጊዜ ለመተው እሞክራለሁኝ። አልቻልኩም እና ጥፍሬ ብዙ አያድግም። እሄ የእግሬ ጣቶች ጥፍር ናቸው። ምናምን እነሱን በጥፍር መቁረጫ እቆርጣለው

የኔ የስራ ጊዜ እንግዲህ መደበኛ የስራ ሰዓት ነው። ስለዚህ በጠዋት ገባለው ጠዋት ሁለት ሰዓት ስራ እጀምራለሁ ከስድስት እኩል ከስድስት በኩል እስከ ሰባት በኩል የምሳ እረፍት ነው። ከዛ ከሰባት ተኩል እስከ አስራ አንድ ተኩል እሰራለሁ። ስለዚህ መደበኛ ስራ ሰዓት ነው ምንም የሚያስቸግር

እኔ በበእር ነው የምጽፈው በእርሳስ መጽሐፍ አልችልም እርሳስን ትንንሽ ነገሮች ለጊዜውም በስዕል የሚገለጹ ነገሮችን። እንሱን እንትን ለማለት ነው እርሳስ የምጠቀመው እንጂ ብዙ ጊዜ በብእር ነው የምጽፈው። ቦል ፔን በሚባለው እስኪብርቶ ነው የምጽፈው

ግድ ካሉኝ አንዱ ብቃት ብለው ወይ መገለጫ አንዱ በቡድን መስራት መውደድ ነው። በቡድን መስራት እወዳለሁ የሰዎችን ሀሳብ አዳምጣለሁኝ የኔን ሀሳብ ለማስረዳት እጥራላሁኝ። ከዛ ትክክል የሆነውን ነገር አብረን እንድንሰራ ለመስራት በጣም እወዳለሁ በብዙ

አዎ ፀሀይ ስጠልቅ ማየት እወዳለሁኝ መመልከት እወዳለሁኝ። ሆም ብዬ ጠብቄ ምናምን ላይሆን ይችላል ግን በአካባቢ ካየኋት በደንብ እመለከታለሁ በደንብ በደንብ እመለከታለሁ። በጣም ያስደስተኛል። በተለይ ውሃ አካባቢ ወይም ተራራ መሃል ከለሩዋን እየቀየረች ቀይ የሆነ ወደ ውስጥ ስትገባ ማየት በጣም ደስ ይለኛል።

እንግዲህ አንዳንድ ጊዜ ትንሽ እረፍት ጊዜ ሲኖረኝ ከቤት ውጭ ኦር አንዳንድ ነገሮችን አያለሁኝ። ቪዲዮ አያለሁኝ እንግዲህ ይጠቅመኛል፣ ያልኳቸውን እየመረጥኩ አያለው። የሁሉንም ነገር አላየሁም። እንጂ ብዙ ጊዜ ረጅም ሰዓት ቁጭ ብዬ መስመር ላይ ቪዲዮ አልከታተልም።

አዎ ኢሜልም ጁሜልም እጠቀማለሁኝ። እንግዲህ በዛ መልእክት እላላካለሁኝ። አንዳንድ ነገሮች እኔም ራሴ ከስር በስልክ ያዘጋጀሁትን ነገር ወደ ላፕቶፕ ወደ ሰው ለመላክ። በኢሜል ልኬ በጅሜሌ ልኬ ከዛ አውርጄ ምናምን እንደዛ እናጠቀማለን

ከባድ ጥያቄ ነው። እንግዲህ ይሄ ብዙ መተግበሪያ እጠቀማለሁኝ። እና እንደምፈልገው እንደምፈልገው አይነት አገልግሎት። በተግባራችን እጠቀማለሁኝ ለምሳሌ ዜና ለማየት ቪዲዮ ለማየት እና ዩቲዩብአያለሁ። መልእክት ለመላክ ቪዲዮ ለመላክ ምናምን ከሆነ ደግሞ ቴሌግራም። ዋትሳፕም የመሳሰሉትን ምጠቀመውና እንደየ አገልግሎቱ ነው ምጠቀም

ይሄ ጥያቄም ትክክል አይደለም ጠዋት ወይም ማታ ሰው ነህ ማለት ሁልጊዜም ሰው ነኝ። የ ጠዋት ሰው ነህ ወይስ የማታ ሰው? ይሄ ማለት በጧት ተነስቶ ስራውን የሚሰራ በጧት ተነስቶ በቃ አርፍዶ የማይተኛ ማለት ነው። የማታ ሰው ደግሞ ማታ እንግዲህ በቃ ሰአቱን በምሽት ከጓደኛም ከሰውተኛም ብዙ የሚያጠፋ ከቤት ውጪ ማለት ነው። እና የጧት ሰው ነግን በጧት ነው የምንነሳው በጧት ነው ወደ ስራ የምሄደው። ሁሉን ነገር በተቻለ በጧት መጨረስ እወዳለሁኝ። ስለዚህ እኔ የማታ ሳልሆን የጧት ሰው ነኝ። ጥያቄው ግን ቢስተካከል

የድንጋይ ስብስብ የለኝም አላደርግም በአጋጣሚ አሁን እንደዚህ ከወንዝ አሸዋ ሲመጣ ምናምን ለየት ያለ ነገር ካየሁኝ መሰብሰብ አትለው ነበሩኝ የተወሰነ አሁን የት እንዳሉም አላውቅም ሆን ብዬ ሰብስቤ ያደረኩት አስቀመጥኩት ምንም የለም አላደርግም ብል ይሻላል።

እንግዲህ ለምፈልገው ጉዳይ አስፈላጊ የሆኑ የቤት እቃዎች እጠቀማለሁ። ምግብ ስመገብ እንግዲህ የምግብ ሳህን አሁን እጠቀማለሁኝ። ሻይ ስጠጣ የሻይ ኩባያ የሻይ ስኒ ምናምን እጠቀማለሁ ቡናም ምጠጠ ከሆነ የቡና ስኒ የመሳሰሉትን እጠቀማለሁ። እና እንደየ ፍላጎት እንደምፈልገው አገልግሎት የቤት እቃዎችን እጠቀማለሁኝ

አሁን የለም ትንኞች አሁን በአካባቢ የለውም ግን ክረምት ሲሆን ዝናብ በሚኖርበት ጊዜ ይመጣሉ። ዝናብ በሚኖርብህ ጊዜ ነው ብዙ ጊዜ እና ደግሞ ውሃ የተጠራቀመ ውሃ ምናምን ሲሆን ትንኞች ይኖራሉ። ቆሻሻ አካባቢም አንዳንድ ጊዜ በአካባቢያችን ቆሻሻ የሚጠራቀምበት አካባቢ ላይ ይኖራሉ።

አዎ ኮፍያ አደርጋለሁ እንግዲህ ኮፍያ መጠቅም በጣም ነው የምወደው ብዙ ኮፍያዎች አሉኝ። እንግዲህ ለፀሀዩም ለስራ ቦታ እንግዲህ የለመድኩት እንግዲህ እኔ ስራ ፀሀይ ላይ ስለሆነ ኮንስትራክሽን ግንባታ ስላለው ውጪ ስለሆነ ሳይት ላይ ነው። በዛው ለመድኩኝ። አሁን ውጭም አደርጋለሁ በቃ ከቤቶች በቀር አደርጋለሁ

ይሄ ጥያቄ ትክክል አይደለም። ማሸለፍ ብሎ አማርኛ የለም ማሸነፍ ከሆነ ማሸነፍ መሆን አለበት ማሳለፍ ከሆነ ማሳለፍ። እና ስለዚህ ለየትኛው መልስ ልስጥ ማሸለፍ። ትክክለኛ የጥያቄው አቀራረብ ትክክል አይደለም ማሸለፍ ብሎ አማርኛ የለፍም። ስለዚህ ጥያቄው መስተካከል አለበት

እኔ ራሴን ከፀሀይ የምጠበቀው አንደኛ ኮፍያ አደርጋለሁ። ኮፍያ ነው። ሁለተኛ እንግዲህ ጥላ ያዥው። ክሬሞች ቆዳ የቆዳ ክሬም ፊት ክሬም የቆዳ ክሬም ሎሽን ምናምን የመሳሰሉት ሳንስክሪን የሆነው እጠቀማለሁ። ለዛ ነው ቀላ

እንግዴ በሀገር ውስጥ ከሀገር ውስጥ መጽሐፍቶች በጣም የምወደው የበአሉ ግርማ ኦሮማይ የሚል መጽሐፍ ነው። በዓሉ ግርማ መጽሃፎች አሮማይን ሀዲስም። ሌሎቹን የቀይ ኮከብ ጥሪ ምናምን የመሳሰሉትን በጣም እወዳለሁ። ከአዲስ አለማየሁም። እንደዚህ የምወዳቸው መጽሃፍቶች አሉ።

አዎ መተግበሪያዎችን አወርዳለሁ ከፕሌይ ስቶር የእኔ ስልክ አንድሮይድ ስለሆነ ከፕሌስቶር ነው የማውረድው። ያስፈልጉኛል ብዬ የማምናቸውን ከጓደኛም ይሄን እንደዚህ ይጠቅማል። ከዚህ ከኢንተርኔትም ላይ እያየሁኝ። ይጠቅሙኛል ያልኳቸውን መተግበሪያዎች አወርዳለሁ

ግድ ነው የእቃ ቁጥጥር አንዱ የስራዬ አካል ነው። እና የቁጥጥር ምክንያቱም አንደኛ በአግባቡ መያዙን በንጽህና መያዙን። ሁለተኛ ለስራ ዝግጁ መሆኑን እንደሚቀጥለው ስራ ዝግጁ መሆኑን። እና አካል መኖሩንም አረጋግጣለው

ይሄ ጥያቄ አፃፃፉ ትክክል አይደለም። 'ስለ ፀጉር ተንከባከብ ትወደዋለህ' ምን ማለት ነው? እንደሆነ አልገባኝም። 'ፀጉርህን መንከባከብ ትወዳለህ ወይ' ነው? ወይስ 'ስለ ፀጉር መንከባከብ ትወዳለህ' አልገባኝም። ለማንኛውም ፀጉሬን መንከባከብ እወዳለሁ ግን ብዙም ፀጉር የለኝም። ኮፍያ ነው የምጠቀመው ያለችውን እቆረጣለሁኝ፤ በአግባቡ ቅባት እቀባለሁ።

አዎ አዲስ ቴክኖሎጂ መማር እወዳለሁ። በቻልኩት እሞክራለው ኮምፒውተር ላይ አንዳንድ ነገሮችን ያየኋት ከዩቲዩብ እያየሁ ለመተግበር እሞክራለሁኝ። አዎ ይሄን ያህልም ደግሞ። ጥሩ ተማሪ ነኝ ብዬ አስባለሁኝ። ለማወቅም ጉጉት አለኝ

ከጎረቤቶች ጋር በጣም ጥሩ ግንኙነት አለ። እና እንደ ኢትዮጵያዊ ከጎረቤት እቃ እሩቅ ካለ ዘመድ ይልቅ የቅርብ ጎረቤት ይሻላል የሚባል አባባል አለ። እና ከጎረቤት ጋር ጥሩ ግንኙነት አለ። ማህበራዊ ግንኙነታችን ሰፊ ነው። በደስታም በሀዘንም እንረዳዳለን እንጠራራለን። እና ጥሩ ግንኙነት አለን

አልጠቀምም ምክንያቱም እዚህ አዲስ አበባ የትም ይመራል ብዙ እትን ስለሌለ አልጠቀምም አንዳንዴ ጊዜ ከአዲስ አበባ ውጪ ወባ ያለበት አከባቢ ምናምን ከሆነ ነው እንጂ አዲስ አበባ ላይ አልጠቀምም።